ቀጣይ ጥያቄ ደግሞ የቤት የቤት እንሰሳ አለህ የሚል ጥያቄ አለ? የቤት እንስሳ ያው በተለያዩ መልኩ እኔ ቤቴ ይኖረኛለህ የተለያዩ የቤት እንስሳዎች አሉኝ የቤት እንስሳዎች ደግሞ በተለያየ መልኩ። በቤት ውስጥ የሚኖሩ እንስሳ ያው እንደሚታወቀው የዱር እንስሳ እና የቤተሰብ እንስሳ ብለን ምንለያቸው እንስሳቶች አሉ እና እነኚህ ቤት እና የዱር እንስሳ ብለን ምንለያቸው እንስሳቶች በጣም የተለያዩ ናቸው። የቤተሰብ እንስሳ ምንለው ከሰው ልጅ ተላምዶ በቤት ውስጥ የሚኖሩ የቤተሰብ እንስሳዎች እንላቸዋለን ማለት ነው እና። ነገር ግን በውጪ ደግሞ ሚኖሩ የዱር እንሰሳ ምንላቸው አሉ ከሰው ጋር ሳይላመዱ በየጫካ በየዱሩ የሚኖሩ በውጪ የዱር እንሰሳ እንላችኋለን ማለት ነው እና አብዛኛው የቤት እንስሳዎች ደግሞ በቤት ውስጥ አብረውን ከእኛ ጋር ሚኖሩ። ናቸው እሚለውን ነገር ማንሳት እፈልጋለሁ እና እነኚህ የዱር እንስሳ የቤት እንስሳዎች ደግሞ አለኝ የዱር እንስሳ የቤት እንስሳ አሉኝ የሚለው ጥያቄ አዎ የቤት እንስሳ አለኝ። እሚለውን ነገር ማንሳት እፈልጋለሁ አብዛኛው የቤት እንስሶች ደግሞ። ምንድነው በቤት ውስጥ ከሰው ልጅ ተላምዶ እሚኖሩ ናቸው። ለምሳሌ ብናነሳ በጣም ብዙ የቤት እንስሳዎችን ማንሳት እንችላለን። አያን ብናነሳ የቤት እንስሳ ነች ሃያ በቤት እንስሳ ውስጥ ደግሞ ከፍተኛ የሆነ ለሸክም። ጭነትም እምንጭናት ከገጠር አካባቢ አሁን ከተማ ላይ በባጃጅ በመኪና በጋሪ ምንጭንበት ሁኔታ አለ። ገጠር ላይ ደግሞ በሃያ ነው እህል እሚጫነው። የተለያዩ ጭነቶች በሃያ እሚጫኑበት ሁኔታ አለ። እና ሃያ ትልቅ ጠቀሜታ አለው እሚለውን ነገር ማንሳት እፈልጋለሁ። ሲቀጥል ደግሞ ሌላ ማንሳት እምፈልገው ነገር። እኔ እንደ ግለሰብ ከጠየቅከኝ የቤት እንስሳ ፍየሎች አሉኝ ወይ የራሴ የሆኑ ፍየሎች አሉኝ እና እነኝህ ፍየሎች። የቤት እንስሳ ምንላቸው ነገሮች አሉ ማለት ነው እና እነኚህ የቤተሰባዎች የኔ ናቸው እሚለውን ነገር ማንሳት እፈልጋለሁ። እና እኔ ቤተሰብ በብዙ መልኩ ይጠቅማል እሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር የቤት እንስሳ ጠቃሚ ነው እሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና የቤት እንስሳ በብዙ መልክ ይጠቅማሉ ለሰው ልጅ ጠሜታ አላቸው እሚለውን ነገር ማንሳት እፈልጋለሁ ለምሳሌ በሬን ብናነሳ። በሬ በጣም ለቤተሰብ በጣም ጠቃሚ የሆነ እንስሳ ነው እሚለውን ነገር ማንሳት እፈልጋለሁ። ምክንያቱም በጣም ብዙ ጥቅሞች አሉት አንድ በሬ ይሄ ነው እምንለው ነገር አይደለም እና። በጣም ብዙ ጠቀሜታ አለው በሬ ማለት ነው በራሱ ምክንያቱም እርሻ ያርሳል። እውቅያ ይወቃል። እርጋጡ ይረግጣል። የገበሬው ሆድ እሚሞላው በሬ ነው በቃ ማለት ይቻላል። ምክንያቱም በበሬ ነው እንዳለ እርሻ እሚካሄደው በገጠር አካባቢ ላይ ማለት በቋሚነት በበሬ ነው እርሻ ምታረሰው። እርሻ ነው እያንዳዱ ነገር እርሻ ምናከናውነው በበሬ ነው ማለት ነው። ገጠር አካባቢ ስለዚህ የበሬ በጣም ብዙ ጠቀሜታ አለው አለው እሚለውን ነገር ማንሳት እፈልጋለሁ። ማለት ነው። እና የበሬ ጥቅም ከዚህ እስከዚህ እምለው ነገር አይደለም በጣም ብዙ ጥቅሞች አሉት እሚለውን ነገር ማንሳት እፈልጋለሁ። ማለት ነው። እና ከቤት እንስሳቶች ውስጥ በጣም ጠቀሜታ ያለው በሬ አለ እሚለውን ነገር ማንሳት እፈልጋለሁ። ሲቀጥል ደግሞ። የበሬ እናት ላም ምትባል ነገር አለች ላሞች በጣም ብዙ ላሞች ይኖሩናል እና እነኚህ ላሞች ደግሞ በከፍተኛ ሁኔታ ብዙ ጥቅም ያገለግል ብዙ ጥቅም ይጠቅሙናል ብዬ አስባለሁ። ምክንያቱም እነኚህ ጥቅም ይጠቅሙናል ብለን ምናነሳቸው ነገሮች እያንዳንዳቸው ነገሮች። በብዙ መልክ ጥቅም ይሰጡናል እነኚህ የቤት እንስሳቶች ማለት ነው። እና እነኚህ የቤት እንስሳቶች ደግሞ በጣም ብዙ ጠቀሜታ አላቸው እሚለውን ነገር ማንሳት እፈልጋለው ከብዙ ነገሮች አንፃር ማለት ነው። እና እነኝን ጥቅማቸው ለምሳሌ ብናነሳ ላም ብናነሳ ከፍተኛ የሆነ የወተት ምርት እምትሰጥበት ሁኔታ አለ። እና ይሄ የወተት ምርት ደግሞ ከፍተኛ የሆነ ለሰው ልጅ የምግብነት እሚያገለግል ነገር ነው። እሚለውን ነገር ራሱን መስጠት እፈልጋለሁ። ምክንያቱም ይሄ የቤት እንስሳ ነው የቤት እንስሳ ደግሞ ውስጥ ምናነሳው ደግሞ አንድ ቢኖር። የላም ወተት አለ የላም ወተት ደግሞ ለሰው ለህፃናት ብዙ ኢትዮጵያ ውስጥ እሚጠቀሙት በገጠር አካባቢ ላይ ህፃናት ወተት በጣም እሚጠቀሙት ነገር አለ። እና ለአዋቂም ቢሆን የወተት እና የወተት ተዋጾዎች እምንላቸው የቅቤ የአይብ የእርጎ ምንላቸው ነገሮች በከፍተኛ ሁኔታ ትሰጠናለች ማለት ነው። ከላም ነው እሚገኘው እነዚህ ምርቶች እንዳለ ሚገኙበት ሁኔታ ያለው ምንጫቸው ላም ነች። እሚለውን ነገር ማነሳት እፈልጋለሁ። እና ሲቀጥል ደግሞ በብዙ መልኩ በገንዘብ አንፃር ትደግፋለች በኢኮኖሚ አንፃር ገበሬውን ትደግፋለች። ምክንያቱም ጥጃ ትወልዳለች ጥጃው ደግሞ ያድጋል ከዛ ደግሞ ወይፈን ሊሆን ይችላል። ሴትም ከሆነች ጊደር ትሆናለች ከዛ በኋላ ሴት ከሆነ ትወልዳለች ወንድ ከሆነ ደግሞ እርሻ ያርሳል ብዙ ገንዘብ ያወጣል ማለት ነው። እና በጣም በብዙ መልኩ ስናነሳ በጣም ብዙ ጠቀሜታ አላቸው። እነኚህ የቤት እንስሳ ምንላቸው ነገሮች ማለት ነው። የሰው ልጅ ከቤት እንስሳ ነጥለን እምናየው ነገር አይደለም። ከቤት እንስሳ ውጪ ሌላ ነው ቀላል እምንለው ነገር የለም። እያንዳዱ ነገር ከቤት እንስሳ ጋር ነው። የሰው ልጅ እሚያምርበት እሚለውን ነገር ማንሳት እፈልጋለሁ። በቀላሉ ውሻ ብናነሳ የቤት እንስሳ ነው በጣም ብዙ ጠቀሜታ ጠቀሜታዎች አሉት። በጣም ብዙ ይጠቅመናል እሚለው ነገር ማንሳት እፈልጋለሁ። ምክንያቱም ውሻ ከሌለ አንድ ገበሬ በተለያየ በጅብ በአውሬ ንብረቱ ሊጠፋበት ይችላል። ንብረቱ ልወድምበት ይችላል። ስለዚህ ሌባ ሊሰራቀው ይችላል። ሌባ ግቢውን ሊደፍረው ይችላል። ሰውየው ራሱ ደፍሮ ሌባ ሊወስድበት ሊዘርፈው ይችላል ሊሰርቀው ይችላል። እና ከዚህ አንፃር ስናየው የቤት እንስሳ አለኝ እና እነኚህ ቤት እንስሳዎች ወይ ደግሞ ጠቀሜታቸው በጣም ብዙ ጠቀሜታ አላቸው እሚለውን ነገር ማንሳት እፈልጋለሁ። እና እነኚህን ጠቀሜታዎች ደግሞ በብዙ መልኩ እምንጠቀምበት ሁኔታ አለ። እሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና የቤት እንስሳ በጣም ነው

ቀጣይ ደግሞ ምን? አይነት የሙቀት መጠን ትመርጣለህ ሚል ሀሳብ አለ ያው ምንመርጣቸው የመቁት መጠኖች ይለያያሉ ከሰው ወደ ሰው የሚለያዩበት ሁኔታ አለ። እነኚህ ሙቀት መጠኖች ደግሞ በጣም የአንዳንድ ሰዎችን ሙቀቱ በጣም ሚስማማቸው ሰዎች አሉ ሙቀት የማይወዱም ቅዝቃዜ ሁላ የሚፈልጉም ሰዎች አሉ። እና እኔ የምመርጠው የተለያየ አይነት የሙቀት መጠኖችን እመርጣለሁ እንደ አንድ ሰው ማለት ነው። እና። ምመርጣቸው ሙቀት አይነቶች ለምሳሌ የቀዝቃዛ የሆነ የሙቀት መጠንን እመርጣለሁ። ምን አይነት ነው ሙቀት መጠን? መጠነኛ የሆነ ሙቀት ሳይሆን ቀዝቀዝ ያለ የኑረት ያለው ቦታ እመርጣለሁ። እና ሙቀት ያለበት ቦታ ብዙ አይመቸኝም ሚለውን ነገር ማንሳት እፈልጋለሁ። ብዙ ደስ አይለኝም። እና ትንሽ መካከለኛ አይነት የአየር ንብረት አለ? አይደለ በጣም የማይሞቅ በጣም የማይቀዘቅዝ መካከለኛ የወይን አደጋ የምንለው የአየር ንብረት አለ። እና እንደዚህ አይነት የአየር ንብረት ነው የሚመቸኝ። እኔ እንደ አጠቃላይ እና ሙቀት ያለበት ቦታ ብዙ የምመቸኝ አይደለም። ምናልባት እንዴት እንደሆነ አላውቅምና ሞቃት ያለበት ቦታ ብዙ ደስ አይለኝም። እ ግን መካከለኛ የሆነ አየር ንብረት ያለበት ቦታ ግን በጣም አሪፍ ነው ለመኖርም ይመቻል እንቅስቃሴ ለማድረግ ይመቻል ስራ ለመስራት ይመቻል። በብዙ ነገር የአየር ንብረቱ እራሱ በጣም ይመቻል በቃ ነፋሻ የሚሆን አየር ንብረት ነው የሚኖረው። ብርድ አይኖረውም ሙቀት አይኖረውም በቃ መካከለኛ የአየር ንብረት ነው የሚኖረው። እና ምናልባት እንዲህ አይነት ነገር ካለውም ምናልባት ማታ ጨለማ የሚሆን ጊዜ ሌሊት ላይ ያው የታወቀው ሌሊት ላይ የትኛውም ቦታ ሲሆን እንደው ሞቃታማ ካልሆነ ቦታ ካልሆነ በስተቀር በጣም እንትን የሚልበት ሁኔታ አለ። የሚቀዘቅዝበት ሁኔታ አለ። እና ሞቃታማ ከሆነ ደግሞ አንዳንዴ ደግሞ ቀን ላይ ሁለት ቀን ላይ ለምሳሌ ስድስት ሰዓት ሰባት ሰዓት አካባቢ ከፍተኛ የሆነ ሙቀት የሚኖርበት ሁኔታ ነው። ምክንያቱም የፀሀይ ጨረር በከፍተኛ ሁኔታ የሚለቀቅበት እና ፀሀይ በጣም የምትገርብበት ፀሀይዋ በጣም አቅም ምታገኝበት እና በጣም ምታቃጥልበት ጊዜ እንደመሆኑ መጠን ቀን አካባቢ ላይ ከፍተኛ የሆነ ፀሀይ አለው ማለት ነው። እና ይሄ ፀሀይ ደግሞ በተለያየ መልኩ ተጽዕኖ ይኖረዋል እኛ ላይ ተጽእኖን ያሳድራል የሚለውን ነገር ማንሳት እፈልጋለሁ። እና ብዙ ጊዜ የአየር ፀባይ ይወስነዋል አንዳንዴ ደግሞ ሙቀት የሆነው ቦታ ራሱ ክረምት በሚሆን ጊዜ የዝናብ የአየር ንብረቱ የሚቀየርበት ሁኔታ ይኖራል። ምክንያቱም ለምሳሌ ሙቀት ምንለው ቦታ ላይ ከፍተኛ ዝናብ በሚዘንብበት ጊዜ ወደ ቀዝቃዛነት እንትን የሚል ቀዝቃዛ ብርድ የሚመጣበት ሁኔታ ይኖራል። ምክንያቱም በራሱ ሳይሆን የአየር ንብረቱ ሞቃታማ ስለሆነ ማለት ነው። እና የዘነበውም ዝናብ ቶሎ ይደርቃል እና ይሄ ደግሞ በብዙ መልክ ተግዳሮት ይሆናል ማለት ነው። እና በጣም ብዙ ነገሮችን ማንሳት እንችላለን። እነኚህ ነገሮች ምንድነው? ያው ሙቀትን ከመምረጥም አንፃር ሊሆን ይችላል። ቅዝቃዜ የምንለው ነገር ከመምረጥ ሊሆን ይሆናል እና ብዙ መልኩ በብዙ መልኩ ሙቀትም እንደዛው ምንመርጥበት ሁኔታ ይኖራል ቅዝቅዜንም ምንመርጥበት ሁኔታ ይኖራል የሚለውን ነገር አጽንኦት መስጠት እፈልጋለሁ ማለት ነው። እንደ አጠቃላይ እና እነዚህ ነገሮች ደግሞ በጣም ወሳኝ ነገር ናቸው። እና ምመርጣቸውም ነገሮች ናቸው የሚለውን ነገር ማንሳት እፈልጋለሁ። እና ምን አይነት ሙቀት መጠን ትመርጣለህ? ካልከኝ ያው ቀዝቀዝ ያለ የሙቀት መጠን ያለበት ቦታ እመርጣለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ብዙ ግዜ ግን አብዛኛው ሰው በጤና ችግር ምክንያት ቀዝቃዛ ቀዝቀዝ ያለ ቦታን የማይበረጥበት ሁኔታ አለ። ሞቃት የሆነ ቦታን ብዙ ሰው ሞቃት የሆነ ቦታ ነው የምፈልገው የሆነ ቦታ ነው የምመርጠው እያለ የሚያነሳበት ሁኔታ አለ እና ሞቃት የሆነ ቦታን በጣም የምንመርጥበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ሞቃት የሆነ አካባቢ ይመቸኛል የሚለውን ነገር ማንሳት እፈልጋለሁ። እና ብዙ አየር ይኖራል ሞቃት የሆነ አየሮች ደግሞ በብዙ መልኩ ይኖራሉ። እና እነኚህ ሞቃት አየሮች ደግሞ በብዙ መልኩ አሪፍ ሙቀትን እንትን ይላሉ ማለት ነው። እና በብዙ መልኩ ሙቀት ያለበት ቦታ የሚመቻቸው ሰዎች አሉ። ለምሳሌ የአስም ታማሚዎች ብዙ ግዜ ሙቀት ሙቀት ያለበት ቦታ ይመርጣሉ። ሳይነስ እና አስም ያለባቸው ሰዎች ሙቀት ያለበትን ቦታ ይመርጣል እውነት እዛ ይሻላቸዋል። እና ከቦታ ቦታ ግን ይለያያል የሰው ልጅ ለመኖር የሚፈልግበት ቦታ ይለያያል። እኔ መካከለኛው የአየር ንብረት እንዳልኩት ሰዎች ደግሞ ሞቃታማ የሆነ የአየር ንብረት ነው የምፈልገው ሊሉ ይችላሉ። ወይም ደግሞ ቀዝቃዛ የሆነ የአየር ንብረት ነው የምፈልገው ሊሉ ይችላሉ። እና ብዙ አይነት የሰው ፍላጎት አለ በጣም ብዙ አይነት ማለት ነው። ከዚህ እስከዚህ የማንለው። የሰው ፍላጎት አለና። ሰዎች አንዳንዱ ሰው ሙቀት የሚመርጥበት ሁኔታ አለ። አንዳንድ ሰው ደግሞ ቅዝቃዜ የሚመርጥበት ሁኔታ አለ። እና እንደ የሰው ፍላጎት ይለያያል የሚለውን ነገር አጽንኦት መስጠት እፈልጋለሁ። ምክንያቱም የአየር ንብረትን እኛ መቀየር የሚችለው ነገር አይደለም። ምክንያቱም አንዴ ተፈጥሮ ነው። ተፈጥሮ በተዛባ ቁጥር የሙቀት መጠን እየጨመረ ይሄዳል። ደኖች በተቃጠሉ ቁጥር የሙቀት መጠን እየጨመረ እሚሄድበት ሁኔታ አለ። እና እነኚህ ነገሮች እንዳሉ ሆነው የአየር ንብረትን ግን የሰው ልጅ መቆጣጠር አይችልም። በራሱ በራሱ አቅም ማለት ነው። ብዙ ጊዜ ተፈጥሮ ህጎች ናቸው ሊ ሊጨምሩም ይችላሉ ሊቀንሱም ይችላሉ። እና በብዙ መልኩ የሙቀት መጠን ሊጨምርም ይችላል ይቀንስም ሚችልበት ሁኔታ አለ። እና ምመርጠውን የሙቀት መጠን ይኖራል። እያንዳንዳችን የተለያየ አይነት የሙቀት መጠን እንመርጣለን። እና ምናልባት እኛ ራሳችን ወደምንፈልገው የአየር ንብረት መሄድ እንችል ይሆናል እንጂ አካባቢውን ወደምንፈልገው የሙቀት መጠን ወይም ደግሞ ወደምንፈልገው የአየር ንብረት መቀየር አንችልም። ስለዚህ ለመኖር ስንል ወደምንፈልገው ሙቀት መጠን መምረጥ መሄድ እንችላለን ማለት እንደ አጠቃላይ ይሄን ይመስላል

እሺ የቀጣይ ሀሳባችን ደግሞ በእንጨት እሳት ማብሰል ትችላለህ ወይ የሚል ነገር አለ በእንጨት እሳት? ማብሰል በደንብ እችላለሁ። አብዛኛው የሀገራችን ህዝብ ምንድነው የሚጠቀመው የማገዶ እንጨትን ወይም ደግሞ በእንጨት ነው ምግብን የሚያበስለው ማለት ነው። እና እኔም ከዛ ውስጥ እንዳደግሁ አንድ ግለሰብ በሚገባ በእንጨት መግብ ማብሰል እችላለሁ የሚለውን ሀሳብ ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና ምግብን በእንጨት እሳት ማብሰል ታውቃለህ ወይ የሚለው ሀሳብ ላይ በሚገባ አዎ አውቃለሁ ምግብ ማብሰል በሚገባ እችላለሁ። እና ስለ እንጨት ማብሰልም ስናነሳ ያው የተለያየ እሳት የሚፈጠርባቸው የተለያዩ መንገዶች አሉ እሳት የምናገኝባቸው ማለት ነው። እና እነኚህ እሳትን የምናገኝባቸው ብዙ መንገዶች አሉ እነዚህን እሳት የምናገኝባቸው መንገድ ደግሞ በጣም ብዙ ናቸው የሚለውን ነገር ማንሳት እፈልጋለሁ። እነኚህ እሳት የምናገኝባቸው መንገዶች አንዱ እንጨት በመጠቀም ነው። በጣም ከድሮ ጀምሮ በጥንት ጀምሮ የነበረው። እንሳትን በእንጨት መጠቀም ነው ስናነድ የነበረው ሲነድ የነበረው ማለት ምክንያቱም። በፊት በድሮ ጊዜ ስልጣኔ ባልመጣበት ጊዜ የኤሌክትሪክ መብራት አልነበረም። ስለዚህ ያለን አማራጭ በከተማም በገጠርም የምንጠቀመው ደረቅ እንጨት ነበር። የምንጠቀመው እና እሱም እስካሁን ድረስ የቀረ ነገር አይደለም። እስካሁን ድረስ አብሮን ያለ ነገር ነው የእንጨት ማገዶ መጠቀም ማለት ነው። ምክንያቱም አብዛኛው ነገሮች የእንጨት ማገዶ መጠቀም ነው የእለት ተእለት ህይወታችንን የምንገፋው ማለት ነው። ምክንያቱም ከገጠር እስከ ከተማ ድረስ ያለው የእንጨት በእንጨት በመጠቀም ነው። ህይወታችንን እየገፋን የሚገኘው የምንገኘው በብዙ መልኩ ምንሰራው ማለት ነው። ምክንያቱም ከብዙ አንፃር ስናይ በብዙ መልኩ እንጨትን ነው የምንጠቀመው የሚለውን ነገር አጽንኦት መስጠት እፈልጋለሁ። በብዙ ነገሮች ማለት ነው እና እንጨት በጣም አስፈላጊ ነገር ነው። በብዙ መልኩ እንጨትን በአግባቡ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ። እና እንጨት እንዴት ነው የምንጠቀመው የሚለውን ነገር ስናነሳ ደግሞ። አብዛኛው ኢትዮጵያ እንደሚታወቀው ገጠራማ ክፍሎች ይበዛሉ ገጠራማ ክፍሎች ደግሞ ከፍተኛ የሆነ የደን ክምችት የጫካ ክምችት አለ። ከዛ ከጫካ ውስጥ ደግሞ ደረቅ የሆነው እንጨት ይመረጣል ደን ይመነጠራል ማለት ነው። ትልቁ ችግሩ። በእንጨት ምግብ ማብሰል መቻላችን ብቻ ሳይሆን ትልቁ ችግር የሚሆነው ምንድነው? በእንጨት ምግብ እናበስላለን ነገር ግን ከዛ ጋር ተያይዞ የሚፈጠሩ ከፍተኛ የሆነ የደን ጭብጨባ አለ ጭፍጨፋ አለ። በጣም ከባዱ ነገር እሱ ነው። ነገር ግን እኛ አብዛኛው እንጨት ማብሰል ግን እስካሁን ድረስ የቀጠለ ነው። በገጠሩ አካባቢ ላይ አብዛኛው የመብራት አቅርቦት የለም። ስለዚህ አብዛኛው ሰው የሚጠቀመው ደረቅ እንጨት ነው ደረቅ እንጨት ደግሞ የማይገኝበት ሁኔታ ይፈጠራል ደረቅ የማይፈጠር በማይኖርበት ጊዜ ደግሞ ምንድ ነው የሚደረገው? እርጥብ እንጨቱ ይመነጠራል ማለት ነው። ጫካው ይመነጠራል ጫካው ተመንጥሮ ያ እንጨት ሲደርቅ ነው ደግሞ ለማጎዶ የምንጠቀመው ማለት ነው። እና በጣም ብዙ የሆነ የደን ጭፍጨፋ አለ ከዚህ ጋር ተያይዞ ማለት ነው። እና የሰው ልጅ ደግሞ ለመኖር ሲል ማንኛውም ነገር እንደሚያደርግ እናውቃለን ያው ደን እንዳንጨፍጨፍ ብለን። ወይም ደግሞ እንጨት እንትን አይቆረጥ ብለን ምግብ ሰው ሳይበላ አይኖርምና። ከፍተኛ ሁኔታ ያለ የሆነ የእንጨት ችግር አለበት ሁኔታ አለ። በከተማ ራሱ ከገጠር ተጭኖ መጥቶ የተለያዩ ደኖች እሳት ይለቀቅባቸውና ያ እንጨት ሲደርቅ ህንፃ ሲበላው። ይደርቃል እና ያ የደረቀ እንጨት ተበቶ ነው ወደ ገበያ የሚቀርበው ማለት ነው። እና በብዙ መልኩ በጣም ብዙ ነገሮችን ማንሳት እንችላለን። እነኚህ ነገሮች በሙሉ ወድቀው ስናያቸው ጥሩ ነገር አላቸው ጥሩም ያልሆነ ነገር አላቸው የሚለውን ነገር ማንሳት እፈልጋለሁ። በብዙ ነገሮች አንፃር ማለት ነው። እና የግድ እሳት እንዲነድ ከፈለገክ ደግሞ እንጨት ያስፈልጋል እንጨት ደግሞ ምንድነው? ደረቅ እንጨት መሆን አለበት እርጥብ እንጨት ሁሉ አይሆንም። እንጨት ለሁሉ ነገር ለማግዶነት ማለት ነው። የከፈተኛ የሆነ የደን ምንጣፍ ይኖራል እኔም ደግሞ ገጠር ላይ የሁለት አመት ያህል የመቆየት እድሉ ነበርኝ በቅርብ ጊዜ ማለት ነው። እና በዛ በቆየሁበት ጊዜ ከፍተኛ የሆነ የደን ጭፍጨፍ አለ። እንዳለ የምንጠቀመው ደረቅ እንጨት ነው በቃ የሚያስፈልጉ እንዳለ የምንጠቀማቸው እንዳለ ነገሮች ደረቅ እንጨትን በመጠቀም ነው። እንትን የምንለው ማለት ነው እና የምናበስለው የሚለውን ነገር ማንሳት እፈልጋለሁ። እና ደረቅ እንጨት በሚገባ ተጠቅምን ነው አብሰለን ምግብን የምንሰራው ማለት ነው። ምግብ ለመስራት እንዳለ የምንጠቀመው ደረቅ እንጨትን ነው። ማለት ነው እና ደረቅ እንጨትም በሚገባ ተጠቅመን ነው ምግብ የምናበስለው የሚለውን ነገር ማንሳት እፈልጋለሁ። እና በእንጨት አብስለህ ታውቃለህ ወይ ለሚለው ጥያቄ። አዎ በሚገባ አውቃለሁ የሚለውን ነገር ማንሳት እፈልጋለሁ። ነበር ብዙ መልኩ ደረቅ እንጨት በመጠቀም ምግብ የማመስልበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ የተለያዩ ደረቅ እንጨቶችን የምንጠቀምበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ። በብዙ መንገድ ማለት ነው። እና እነኚህ ደረቅ እንጨቶችን የምንጠቀመው ደግሞ በተለያዩ ነገሮች በመጠቀም ደረቅ እንጨትን ምግባችንን እናበስላለን ማለት ነው። ምናልባት አሁን ዘመናዊ ነገሮች ከመምጣታቸው አንፃር በጣም በከተማ ላይ ያው እንጨት የሚጠቀም ሰው በጣም ቀንሷል። አብዛኛው ፐርሰንቱ የኤሌክትሪክ ሀይል ይጠቀማል የኤሌክትሪክ ሀይል ምግብ ለማብሰል ስቶፍ ወይም ደግሞ የኤሌክትሪክ ምድጃን ይጠቀማል ማለት ነው። ምግብን ለማዘጋጀት እና ለማብሰል ስለዚህ አብዛኛው በዛ መንገድ እየሄደ ነው። ነገር ግን በገጠር አካባቢ ላይ እንጨትን በመቁረጥ ነው ምግብ የምናበስለውና እኔም ይሄን አውቃለሁ። ነገር ግን ያው የደን ጭፍጨፉ ላይ ተጽዕኖ እንዳለው ማንሳት እፈልጋለሁ ማለት ነው። እንደ አጠቃላይ ይሄንን ይመስላል ያለኝ

ፍየል አይተህ ታውቃለህ የሚል ሀሳብ አለ? ፍየል አዎ ብዙ ጊዜ አይቼ አውቃለሁ ፍየል ብዙ ጊዜ ሌሎች አጥብቼ አውቃለሁ ፍየሎችን ባህርያቸውን ሚገባ አውቃለሁ የምለውን ነገር ማንሳት እፈልጋለሁ። ፍየል አይተህ ታውቃለሁ አዎ አይቻለሁ አለኝ ሲጀመር ፍየል የራሴ ፍየሎች አሉ እና ፍየሎች በደንብ ነው የማውቀው የሚለውን ነገር ማንሳት ፈልጋለሁ። ፊየል በብዙ መልኩ በአካባቢዎችን ትኖራለች በተለያየ አካባቢዎች ትኖራለች የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች አንፃር ማለት ነው። እና ፍየል አይተህ ታውቃለህ ካልከኝ ያው በሚገባ አይቼ አውቃለሁ የሚለውን ነገር ማንሳት እፈልጋለሁ። እና ብዙ አመትም ፍየል ጠብቄያለሁ እና ፍየል በብዙ መልኩ ይጠቅመናል በተለያየ በእኛ ማህበረሰብ ውስጥ በጣም በብዙ መልኩ ትጠቅመናለች ፍየሎች በእርባታ በጣም ብዙ የሚያረቡ ሰዎች አሉ። እኔም ብዙ ፍየሎች ነበሩኝ እና አፍየል እርባታ ላይ በጣም ጎበዝ ነኝ ብዬ አስባለሁ ብዙ ፍየሎችን የማርባት እድሉ አለኝ የሚለውን ነገር ማንሳት እፈልጋለሁ። እና ከብዙ ነገሮች አንፃር ስናይ የፍየል እርባታ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እና ፍየለ በጣም አስፈላጊ ነገር ናት ብዙ መልኩ በእኛ ገጠር ማህበረሰብ ዘንድ ደግሞ በጣም ብዙ ጠቀሜታ አላት። የፍየል ጠቀሜታዎችን ስናነሳ መጀመሪያው ፍየሎች በማርባት ለምሳሌ ፍየል አንድ እናቲት ፍየል የምናረባ ከሆነ ያቺ ፍየል እናቲት ሁለት ወይም ደግሞ አንድ ልትወልድ ትችላለች ወይም ደግሞ ሶስት ልትወልድ ትችላለች። አንዴ ስትወልድ ማለት እናትቷ ፍየል ከዛ እነኚህ ሌሎች ደግሞ ሲያድጉ ሶስት ወይ ሁለት ሆነው ያድጋሉ ለምሳሌ በትንሽ ሁለት ብትወልድ እንኳን ሁለት ወልዳ እነኛ ሁለቱ ወንዶች ከሆኑ ሞክት መሆን ይችላሉ። በሁለት አመት በሶስት አመት ውስጥ ሞክተው ወደ ከፍተኛ ገንዘብ በኢኮኖሚ የሚቀየር ገንዘብ ወደ ሃያ ሺህ ምናምን ገንዘብ የሚቀየር ገንዘብ ማምጣት ይችላሉ። እንትን ከሆኑ ደግሞ ከፍተኛ የሆነ ገንዘብ እንትን ማለት ይቻላል ማለት ነው ማግኘት የሚቻልበት ሁኔታ አለ። እና በብዙ መልኩ ገንዘብ የምናገኝባቸው ብዙ መንገዶች አሉ የሚለውን ነገር ማንሳት እፈልጋለሁ። እና ወደ ብዙ ገንዘብ የምናገኝበት ሁኔታ አለ ማለት ነው። እነዚህ ነገሮች እንትን በማለት ማለት ነው ፍየል እንትን በማለት በማርባት ማለት ነው። እና ሴቶች ከሆኑ ደግሞ ራሳቸው ሁለት ሁለት አንዳንድ ቅይብ ሲሆኑ አንዳንድ ብዙ ጊዜ ሊወልዱ ይችላሉ። እና ይወልዳሉ በዛ መልክ እና ከፍተኛ የሆነ በማርባት በከፍተኛ ሁኔታ የኢኮኖሚ ድጋፍ ማድረግ እንችላለን። በከፍተኛ ዋጋቸው ውድ ነው ብዙ ገንዘብ ማግኘት የምንችልበት ሁኔታ አለ ማለት ነው። ፍየሎችን በመጠበቅ ወይም ደግሞ በማገድ እና በብዙ መልኩ እውነት ፍየሎችን በተለያየ መልኩ እንግዲህ ማግኘት የምንችልበት ሁኔታ አለ የሚለውን ነገር ማሳት እፈልጋለሁ። እና ፍየሎች ጥቅማቸው በብዙ መልኩ ነው የሚለውን ነገር ማንሳት ፈለጋለሁ። ሲቀጥል ደግሞ የምንፈልገውን ፍየል አርደን ለአገልግሎት ማዋል እንችላለን ለአገልግልት ማለት ለምግብነት ማዋል እንችላለን። ብዙ ፍየል እንደውም በባህል ጊዜ ሙሽራ ለምሳሌ ሴት ይዞ ሲመጣ በር ላይ የሚታረድ ፍየል አለ። እና ይሄ ነገር ትልቅ ነገር ነው እና በብዙ መልኩ ፍየል የሚታረድበት ሁኔታ አለ ፍየል ይታረዳል ማለት ነው። እንደዛ ሰው ሲመጣ እና እርድ ታርዶ ብዙ ሰው የሚበላበት ሁኔታ አለ። የምታረድበት ጊዜ ማለት ነው በብዙ መልኩ ፊየል ታርዶ ብዙ ሰው ምግብ የሚመገብበት ሁኔታ አለ ማለት ነው። እና ለምግብነት በጣም ጠቃሚ ነች የሚለውን ነገር ማሳጣት ፈልጌያለሁ። ፍየልን ማለት ነው እና ወጠጤ ሊሆን ይችላል ቀይብ ልቶን ትችላለች እናቲቱ ልትሆን ይችላል ሙክት ሊሆን ይችላል ይታረዳሉ በእርድነት በከፍተኛ ባለሀብት ሰዎች እያረዱ ይበሉታል እንደዛውም ደግሞ አቅሙ ያልፈቀደ በአቅሙ ወጠጤ ፍየሎች ይችላል ግልግል የሚሆን እንትን ቄብም ሊሆን ይችላል ቄብ አይነት ማለት ጠቦት የምንላት አለች ሴት ሆና ሰውነቷ ያለጠለጠ ማለት ነው እና እሷን የምታረዱና የሚበሉበት ሁኔታ አለ ማለት ነው። ሲቀጥል ደግሞ ስልቻቸው ሙከት ለምሳሌ ከሆነ ስልቻ የሚባል ነገር ይሳፋል ከሙከቱ ስልቻውን ከቆዳው እንትን ይባልና ስልቻ ይላፋልና ተለፍቶ ምን ይደረጋል ለእህል መፍጫ እንደ ኩንታል ያገለግላል ማለት ነው። ስልቻው በኩንታ ተከቶ እና በብዙ መልኩ አገልግሎት አላቸው ጥቅም አላቸው የሚለውን ነገር ማንሳት እፈልጋለሁ። እና ፍየል አይተህ ታውቃለህ በሚለው ሀሳብ ዙሪያ ብዙ ፍየሎችን አይቻለሁ እና ይሄ ደግሞ ጥቅማቸው ብዙ ነው የሚለውን ነገር እያነሳሁ እገኛለሁ ማለት ነው። እና በሌላ መንገድ ደግሞ ወደ አንዳንድ ቦታዎች ወደ አፋር ሊሆን ይችላል ወደ አንዳንድ ቦታዎች ትልልቅ ፊየሎች አሉ እነዚህ ፊሎች ወተታቸው ይታለብና ለምግብነት የሚውልበት ሁኔታ አለ። የፍየል ውሰት ማለት ነውና ከብሄረሰብ ብሄረሰብ ላይ አንዳንድ ቦታ አንዳንድ ቦታ ላይ የፍየል ወተት ማይጠጣበት ሁኔታ ይኖራል። አንዳንድ ሁኔታ ደግሞ ታልቦ የምጠጣበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልክ ፍየልን አርብተን መጠቀም እንችላለን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ጥያቄ ተግዳሮት ፍየል ለማርባት ለምሳሌ ፍየልን በብዙ መልኩ ለማርባት የሚያስቸግሩ ነገሮች የምንላቸው ብዙ ነገሮች የሚያስቸግሩ ነገሮች ይኖራሉ። ለምሳሌ የማሰማሪያ ቦታ እጦት ወይም ደግሞ ፍይሎችን እንደሚታወቀው ፍየል እንትን ነው ቅጠል ነው የሚበሉት እና ቅጠል ነው በሚበሉበት ጊዜ ደግሞ ቅጠል የማያገኙ ከሆነ ሰውነታቸው ይጎዳል ማለት ነው። በቂ የሆነ የቅጠላቅጠል ማግኘት መቻል አለባቸው ፍየሎች ማለት ነው። እና ከዛ አንፃር የቦታ ጥብት ካለ አስቸጋሪ ነው የሚሆነው ማለት ነው። ሁለተኛ ተግዳሮት ደግሞ ከፍተኛ የሆነ አውሬ ይጣራቸው ወይም ደግሞ አውሬ ያጠቃቸዋል ፍየሎችን ማለት ነው። እና አውሬ ራሱ ለምግብ እንዳይጠቀምባቸው በጣም አስቸጋሪ ነው ማለት ነው። እና ይሄንን የመሰለ ተገ ሁለት ተግዳሮቶች አሉ

የምታስታውሰው ጥሩ መምህር አለው ወይ? በሚለው ሀሳብ ዙሪያ አዎ የማስታውሳቸው በጣም መልካም የሆኑ ጥሩ የሆኑ መምህርኖች አሉ በእውቀት ያነጹኝ በምክራቸው የገሰጹኝ የመከሩኝ ሳጠፋ የገሰጹኝ አልፎም እስከ ዱላ የደረሱ መምህራኖች እንዳሉ አውቃለሁ። እና በጣም መሰረት እንድንይዝ እውቀት እንድንጨብጥ ሲያደርጉ የነበሩ በጣም ብዙ መምህራኖች አሉ። እና እነኝህ መምህራኖች በብዙ መልኩ የኔ እድገት ላይ የኔ ላይ ተጽኖ አሳድረዋል በእውቀታቸው እኔ እንደበረታ አድርገውኛል። በችሎታቸው እኔ ላይም ተጽዕኖ መፍጠር ችለዋል ማለት ነው። እና እኔም እንደ እነሱ መሆን እንድመኝ ያደረጉበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች አንፃር ማለት ነው። እና እነኚህን ነገሮች ስናነሳ በጣም በብዙ መልኩ የምናገኛቸው የምናነሳቸው ነገሮች ይኖራሉ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና ምንድነው ይሄ የምታስታውሰው ጥሩ መምህር አለው ወይ በሚለው ሀሳብ ላይ? አዎ በጣም ብዙ መልካም መምህሮች አሉ። በስመጥር ስነምግባር ያስተምሩ የነበሩ መምህራኖች አሉና እነኚህ መምህራኖች ደግሞ በብዙ መልክ የቀረጹ ዛሬ ማንነታችንም ላይ ተጽዕኖ ያሳድሩ መምህራኖች አሉ። በጣም ብዙ መምህራኖችን ማንሳት እችላለሁ ስማቸውንም እጠቅሳቸዋለሁ። ግን እነኚህ መምህራኖች በጣም መልካም የነበሩ አስተዋሪዎች ናቸው። እና ምናልባት አንዳንድ አስተዋሪዎችን ላንሳ። በጣም ለኔ መልካም የነበሩ አስተማሪዎች ውስጥ አንዱ አምስተኛ ክፍል መምህርት ፀሀይ ደሜ የምትባል አስተማሪ በጣም እንግሊዘኛ መምህር ነበረች። እና በጣም አሪፍ ትምህርት ታስተምረን ነበረ። በጣም ለኔ መልካም ሰው ነበረች ስትደግፈን ነበረ በብዙ መልኩ። ጥሩ መምህር ነበረች የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና በብዙ መልኩ አሪፍ መምህር ነበረች ብዬ አስባለሁ። ከዛ ሲቀጥል ያው የነበሩ አስተማሪዎች። ወደ አራተኛ ክፍል ስመጣ የሱነህ በቀለ የሚባል አስተማሪ። በጣም ጥሩ መምህር ነበረ። ጥሩ ስነምግባር እንዲይዝ ጥሩ ቦታ ትደርሳለህ እያለ ይመክረኝ የነበረ መምህር ነው። አንተ ጥሩ ቦታ ትደርሳለህ እያለ ይመክረኝ ነበር። እሱ መምህር አስታውሳለሁ። በጊዜው እና እሱን መምህር እማረሰው መምህር ነው። እና ሲቀጥል በጣም ብዙ መምህራኖች አሉ። ወደ ስድስት ሰባተኛ ክፍለ ሰንደርስ ህብረተሰብ መምህራችን። መምህር እሸቱ በሻህ የሚባል አስተማሪያችን በጣም ህብረተሰብ ነበር የሚያስተምረን በጣም ጥሩ መምህር ነበረ። በቃ እውቀቱን ነበር ሙሉ ያለውን እውቀት በሙሉ ነበር ሲያስተላል እንትን ሲለን የነበረው። ሲሰጠን የነበረው የሚለውን ነገር ማንሳት እፈልጋለሁ። እና ደግሞ ስምንተኛ ክፍል ላይ መምህር ይታገሱ። ሮብ የሚባል መምህር የትምህርት ቤቱ ርዕሰ መምህር ነው ሂሳብ መምህር ነው። እና ሂሳብ በጣም የማልወደው ትምህርት ነበር። እና በግድ እንድማርና እንዳቅ ፕረዘንቴሽን ወይም ደግሞ ክፍል ውስጥ ተሰብስበን የሚቀርብ የ እንትን አለው የምናቀርበው ነገር ይኖራል ስለምንማረው ትምህርት ማለት ነው። እሱን ለማቅረብ የግድ በቃ እሱን ትምህርት በአግባቡ የተማርኩበት። መማር ነበረብኝ እና የግድ ያኔ ሂሳብ በጣም የገባኝ ጊዜ ባስታውስ ያን ጊዜ ነው። በቃ አስተማሪው ግዴታ ሊገባን ይገባል እንዲገባን ያደርጋል። ከዛ በኋላ ደግሞ ያስረዳንን ትምህርት ደግመን እኛ እናስተምራለን ማለት ነው። እሱ እንዳስረዳን አድርገን እና በጣም ያ ጊዜ። ሂሳብ እንዲገባኝ ያደረገ መምህር ቢኖር እሱ መምህር ነበር። ይታገሱ መምህር እና መምህር ይታገሱ ነበር። እና በጣም በእውቀት ደረጃ ራሱን እንትን ያለ የገሰጸኝ። እና በጣም እንዳነብ ያደረገኝ መምህር ሂሳብን እንደወድ መምህር ቢኖር እሱ መምህር ነው የሚለውን ነገር። ማንሳት እፈልጋለሁ። እና ወደ አይስ ወደ አይስኩል ወይንም ደግሞ ስንሄድ ደግሞ አንዳንድ መምህራኖች አሉ። እዛ ላይ ብዙ የማነሳቸው መምህራኖች። ባይኖሩም ግን አንዳንድ መልካም አስተማሪዎች አይጠፉም። እና እንዛው ላይም ያሉትን ብዙ መምህራኖች አስተምረውናል። ያው በአንድ ከፍል ውስጥ ራሱ ሆነን የተለያየ አስተማሪ የተለያየ መምህር ነው የሚያስተማረው የተለያየ ትምህርት ማለት ነው። ምክንያቱም እያንዳንዳቸው ራሳቸው የተማሩበት። ትምህርት ስለሚለያይ እንደየ ሙያቸው አንዱ ስነ የሆነ ስነ ምግባር ካስተማረ አንዱ ፊዚክስ ያስተምራል አንዱ ኬሚስተር ያስተምራል እና። በጣም በብዙ መልኩ እንትን ስንል የነበረበት ሁኔታ አለ። ስማር የነበረበት ሁኔታ አለ። እና በኮሌጅ ደረጃም ብዙ መምህራኖች ተጽዕኖ አሳድርውብኛል። በተለይ ደግሞ ኮሌጅ ህይወቴን በጣም ጥሩ ያደረጉልኝ መምህራኖች አሉ። በብዙ መልኩ እውቀት እንዲኖረኝ ችሎታ እንዲኖረኝ አቅም እንዲኖረኝ ያደረጉት አቅሜን ራሱ እንዳወጣ ያደረገኝ። የኮሌጅ ህይወቴ ነው የኮሌጅ ላይ ነበር መምህራኖች ናቸው። እና ኮሌጅ ላይ መምህራ አባተ የሚባል አስተማሪ አለ በጣም ጎበዝ አስተማሪ ነው። አቅም ያለው አስተማሪ ነው። በቃ በደንብ ነበር ሲያስተምረኝ የነበረው እንዳለ የሱ ትምህርት ከአይምሮዬ አይጠፋም። በቃ በጣም ውስጥ የቀረ ትምህርት ነው። እሱ ያስተምረን በነበረበት ጊዜ ማለት ነው። እና በጣም መልካም የነበረ አስተማሪ በእውቀት እንደናድግ አንድ እርምጃ ያስተማረን አስተማሪ ነበረ። መምህር ገዛኸኝ። የሚባል አስተማሪም መምህር ገዛኸኝ ሽፈራው የሚባል አስተማሪም በብዙ መልኩ መክሮኛል እስካሁን ላለሁበት ህይወቴ ምክር የሰጠኝ እንዲሁም አቅጣጫ ያሳየኝ መምህር ነው። እና በጣም በአሪፍ ሁኔታ የተማርኩት ከእነኚህ ከሁለት መምህራኖች ጥሩ ነገር አግኝቻለሁ። ብዬ አስባለሁ። ከተግባር ክፍል ደግሞ መምህር ጺዮን መምህር ጺዮን መምህር ታምራት እነኚህ አስተማሪዎች። በምክርም በሁሉም ነገር ሲገስጹን የነበሩ መምህራኖች ናቸውና በጣም በብዙ መልክ ሂወቴ ላይ ተጽዕኖ ያሳደሩ መምህራኖች ናቸው። ማለት ነው።

ቀጣይ ሀሳብ ደግሞ እህል መፍጨት ታውቃለህ የሚል ነገር አለ እህል መፍጨት አዎ በሚገባ አውቃለሁ የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች እህል መፍጨትን በደንብ ነው የማውቀው የሚለውን ነገር ማንሳት እፈልጋለሁ ያው እህል እንዴት ነው የሚፈጨው የሚለውን ነገር አንዳንድ ነገሮችን እናነሳለን እህል እንዴት ነው የሚፈጨው ፈጭተህ ታውቃለህ ወይ በሚለው ሀሳብ ዙሪያ በጣም ብዙ ጊዜ እህል ፈጭቼ አውቃለሁ የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች እህልን ምንፈጭበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ምንድነው በብዙ መልኩ እህልን እንፈጫለን እህል የሚፈጨው እንደሚታወቀው ተዘርቶ በቅሎ አድጎ ጎምርቶ ደርቆ ታጭዶ ተወቅቶ ከዛ በኋላ ነው እህል የሚፈጨው ማለት ነው መጀመሪያ ላይ ይዘራል አንድ እህል ከዛ በኋላ ተዘርቶ ይበቅላል እና ከዛ በኋላ ዝናብ ሲያገኘው ፀሀይ ሲያገኙ የበቀለው ቡቃያ ደግሞ ያምርበታል ያማረው ቡቃያ ደግሞ አረም መድሃኒት ይረጫል የዋግ ይረጫል ከዛ እያደገ ያዘረዝራል አዘረዝሮ ደግሞ አሪፍ እህል ይሆናል ማለት ነው እና አሪፍ ምርት ይሰጣል የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች አንፃር አሪፍ ምርት ይሰጣል የሚለውን ነገር ማንሳት እፈልጋለሁ ከዛ ያ አሪፍ ምርት የሚሰጥህን ደግሞ በውድማ ላይ ይወቃል ከታጨደ በኋላ ማለት ነው እና ተከምሮ ይወቃል ከዛ ሲወቃ ደግሞ ሲወቃ ያው እንደ አብዛኛው ቦታ አሁን በቂ ነው እየገባ ያለበት ቦታ ቢኖርም አብዛኛው ማህበረሰባችን ግን በበሬና በከበት በአህያ ብቻ በፈረስ ብቻ ነው በእነኚህ ነገሮች ነው እየወቃ እህሉን ወደ ጎተራ የሚያስገባው ማለት ነው ወደቤቱ ሚያስገባው እና ይሄን እህል በተለያየ መንገድ እንትን ይወቃል ከዛ በኅላ ውቂያ ላይ ደግሞ በጣም ብዙ ኘሮሰሶች አሉ ብዙ ሂደቶች አ ሉ እነዚህ ሂደቶች ምንድነው የተወቃው እህል ማዝራት የሚባል ነገር አለ ወደ ሰማይ ለንፋስ ይሰጣል ወደ ሰማይ ለንፋስ ይሰጥና ከዛ በኋላ እንትን ይባላል ገለባ ይወጣል ከዛ ገለባ ከወጣ በኋላ ደግሞ እህሉ ለብቻ ይሰበሰብና እህሉ ለብቻ ይዘራል ማለት ይጣላል ነው የሚባለው ወደ ሰማይ ለንፋስ ይሰጣል ለንፋስ ሲሰጥ ደግሞ ገለባው ከእህሉ ይለያል ማለት ነው በላይዳ በመጠቀም ላይዳ እና ሜንሽ በመጠቀም ሜንሽ መጀመሪያ ገለባውን ለመግፍ የሚያገለግል እቃ ነው ላይዳ ምንለው ደግሞ እህሉን ወደ ሰማይ እያዘራ እህሉን ከገለባ የምንለይበት ዘዴ ነው ማለት ነው እና በዛ መንገድ እህሉን ከገለባ እንለያለን ከዛ እህሉን ከገለባ ከለየን በኋላ የሚኖሩ ነገሮች ይኖራሉ እውነቱን ከገለባ ለይተን በኩንታል ሊሆን ይችላል በጎተራ ሊሆን ይችላል ወይም ደግሞ መጋዘን ውስጥ በህልም በሆነ ነገር ተደርጎ የሚገባበት ሁኔታ አለ ማለት ነው እና ወደ መጋዘን እናስገባለን ወይም ደግሞ በኩንታል አድርገን ወደ እቤት እናስገባለን ማለት ነው ከዛ በኋላ ነው ወደ መፈጨት የምንሄደው ማለት ነው እህል አብዛኛው የሀገራችን ህዝብ ህዝባችን ዱቄት ነው የሚጠቀመው በፊት በፊት ላይ እህል የሚፈጨው በብዙ ዘዴ ነው ማለትም የውሃ ባቡር የሚባል አለና ውሃ ከላይ በትልቅ አሸንዳ ከጋራ ላይ ይመጣና መጥቶ እንትኑን የውሃውን እንትን ሲመታው እንትኑ ይሽከረከራል ሲመጣው እንትኑ ውሃው በእግሩ ማንቀሳቀሻ ሲመታው እንትኑ ይሽከረከራል ውስጥ ያለው እንትን ይሽከረከራል ሲሽከረከር ያኔ ዱቄት እህሉ ይፈጫል ማለት ነው እና እህሉ ተፈጭቶ ያው ይበቅላል የሚለውን እንትን ይላል ይታፈሳል ከዛ በኋላ ነው ለብዙ ነገር የሚሆነው እና አሁን አሁን ግን ዘመናዊ ባቡሮች ከመጡ በኋላ መፍጨት ታውቃለህ የሚለው ሀሳብ እኔ ፈጥቼ አላውቅም ግን ሲፈጭ ብዙ ጊዜ አይቻለሁ። አብሬም እዛ ለማስፈጨት የሄድኩበት ጊዜ አለ እህሉን ማለት ነው ከዛ ምንድነው የሚደረገው እህሉን እናስፈጫለን ማለት ነው እና እህሉን ካስፈጨን በኋላ ለምንድነው የምናደርገው እንትን እናደርጋለን ማለት ነው እህሉን እናስፈጭዋለን ከዛ የተለያዩ ዘመናዊ ባቡር አለ ዘመናዊ ባቡር ላይ እንትን እናደርገዋለን ማለት ነው ዘመናዊ ባቡሩን እንትን እናደርጋለን ዘመን በትወና የባቡር በኤሌክቴክ ሀይል በመጠቀም ያንን ባቡር ብዙ ዘመናዊ ባቡሎች መጥቷል በዛ ውስጥ ከላይ ቋት ውስጥ እንጨምራለን እህሉን ማለት ነው ከዛ በኋላ ቋት ውስጥ ስንጨምር ኤሌክትሪክ አብሮ ይነሳል ከዛ በኋላ ባቡሩ በሚሽከረከር ሰዓት ይሆናል እህሉ ይፈጫል ማለት ነው ውስጡ ባሉት መፍጫ ድንጋዮች እህሉ እየተፈጨ በሆነ ቀዳዳ ውስጥ ይወጣልናል ማለት ነው ዱቄቱን ከዛ በኋላ ዱቄቱን እንወስዳለን እና አብዛኛው አሁን እየተጠቀምን ያለነው እህልን በዚህ መንገድ እየሰፈጨን ነው የምንጠቀመው የሚለው ነገር ማንሳት እፈልጋለሁ ጤፍም ሆነ ስንዴም ሆነ በዚህ ሂደት አልፈው ነው አሁን ለምግብነት የምንጠቀምባቸው ማለት ነው እና ኢትዮጵያ ውስጥ ደግሞ አብዛኛው እንጀራና ዳቦን በተለይ እንጀራ በቋሚነት አብዛኛው ማህበረሰብ እንደሚጠቀም እናውቃለን እና ማንኛውም ነገር ቢሆን አብዛኛው ነገር ሳይፈጭ የሚሆን ነገር የለምና እንጀራ ለመጋገር ሊሆን ይችላል ዳቦ ይሆን የሆነ የተፈጨውን እህል ስንዴ ከሆነ ዳቦ ይሆናል ጤፍ ከሆነ ለእንጀራ ብቻ ነው የሚሆነው። እነኚህን ነገሮች መጠቀም ለተለያየ የምንፈልገው አገልግሎት እህሉን እናስፈጭና ወደ ቤታችን ይዘን እንገባለን ከዛ በኋላ ጋግረን ለምግብነት አብኩተን ተጋግሮ ለመግብነት የሚውልበት ሁኔታ አለና ለመፍጨት ታውቃለህ አዎ የሚለውን ነገር ማንሳት

ጥራት ያለው ስራ ማቅረብ ትችላለህ የሚል ሀሳብ አለ ጥራት ያለው ስራ በሚገባ ማቅረብ ይችላል በብዙ መልኩ ማለት ነው። እና እነዚህ ጥራት ያላቸውን ስራዎች። በአግባቡ ማቅረብ እፈልጋለሁ የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ማለት ነው እነዚህ ጥራት ያላቸው ነገሮች በአግባቡ ማቅረብ መቻል አለብን የሚለው ሀሳብ ከቦቱ ነገሮች አንፃር ትክክለኛ ነው ብዬ አስባለሁ። ለእያንዳንዱ ነገር ጥራት ያለው እቃ መቅረብ መቻል አለብን የግድ ማለት ነው። ምክንያቱም እነኚህ ጥራት ያላቸው እቃዎች። በጣም አስፈላጊ ነገር ናቸው በጣም ወሳኝ ነገር ናቸው ለምንፈልገው ነገር አገልግሎት የሚሰጡት ነገሮች ናቸው። እነዚህ ጥላቻ ያላቸው እቃዎች ማለት ነው። ምክንያቱም ለምሳሌ ዝም ብለን ጥራት ያለው እቃ ስራ ማን ስራ ከሆነ ማን ነው ሰው ወደ እኛ ጋር ማምጣት አይፈልግም። እና ጥራት ያለው ስራ ማቅረብ እችላለሁ የሚለውን ነገር ማንሳት እፈልጋለሁ። በሙያዬ በማውቀው ነገር በቻልኩት አቅም ሁሉ ጥራት ያለው እቃ ማቅረብ እፈልጋለሁ። ጥራት ያለው ስራ መቅረብ ትፈልጋለህ ማስራት መስራት ትፈልጋለህ እና እችላለሁ ብዬ አስባለሁ። ምክንያቱ ምንድነው? ስራ በጣም መሰረታዊ ነገር ምንድነው ነገር ነው። ዛሬ አሪፍ አድርገን የሰራነው ስራ ነው። ነገ እንትን የሚለው ነገ ውጤታማ የሚያደርገን ዛሬ አሪፍ አድርገን ከሰራን። ነገ አሪፍ ነገር እናገኛለን ነገ አሪፍ ውጤት እናገኛለን። ነገር ግን ዛሬ ጥራት ያለው ስራ ሳይሆን የይድረስ ይድረስ ዝም ብለን በዘፈቀደ የምንሰራው ስራ አይነት ከሆነ ነገ ዋጋ አስከፍለናል ማለት ነው። ምክንያቱም መስራት ያለብን ነገር አልሰራንም ጥራት መጥራት ማቅረብ ያለብን አገልግሎት አላቀረብንም። ስራችን ደግሞ ጥራት ይጎለዋል በሚል እሳቤ ማለት ነው። እና ይሄ ሁሉ ጥራት ያለው ስራ ለማቅረብ የሚያስፈልጉ መሰረታዊ የሚባሉ ነገሮችን በሚገባ ማወቅ እና ጥራት ያለው ስራ ማቅረብ የግድ ያስፈልጋል። የሚለውን ነገር አጽንኦት ውስጥ ትፈልጋለህ? ከብዙ ነገሮች አንፃር እና እነዚህን ጥራት ያለው ስራ ለማቅረብ ደግሞ በብዙ ነገሮች የሚያስፈልጉ ነገሮች ይኖራሉ። እነዚህን ነገሮች በአግባቡ በማቅረብ መስራት ያስፈልጋል የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ምክንያቱም እያንዳንዱ ስራ የሚያስፈልገን ቦታ አለ። የእያንዳንዱን የምንሰራውን ስራ በአግባቡ መስራት መቻል አለብን። እና ምንድነው ስራችንን አክብረን መሳኝ የሚላቸው ነገሮች በማድረግ ትክክለኛውን ሰግባራትን በማከናወን መስራት መቻል አለብን። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና እያንዳንዱን ነገር በጥራት መስራት ስራ ማቅረብ መቻል አለብን። የሚለውን ነገር ማንሳት እፈልጋለሁ እና በጥራት ስራ ማቅረብ ትችላለህ? ወይ የሚለውን ሀሳብ አዎ በሚገባ በጣም ስለማቅረብ እችላለሁ። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በጥራት ስራዬን ማቅረብ እችላለሁ ብዙ ሰዎችን ሰርቼ በጥራት ያቀረቡባቸው ብዙ ጊዜያቶች አሉ። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና እነኛ ጋር ሽምሮ በመጥራት ስራን የምናውቅባቸው ናቸው። የሚለውን ነገር አጽኖት መስጠት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር እንዳንይ ይሄን ስራዎች በአግባቡ አጽንኦት ሰጥተን መስራት ያለብንን ነገሮች ጥራት ያለው ስራ መስራት መቻል አለብን። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና እነዚህ ጥራት ያላቸውን ስራዎች ደግሞ ስናቀርብ ጥሩ አድርገን ሰርተን ጥራ በጥራት ማቅረብ መቻል አለብን። ምክንያቱም እነዚህ ጥራት ያላቸው ስራዎች በጣም መስርታዊ የሚያስፈልጉ ችሎታዎች ይኖራሉ። በእውቀት የሚጠይቁ እውቀቶች አሉ የሚጠይቁ ችሎታዎች አሉ። እና እነኚህን ችሎታዎችና ወቅቶች ደግሞ ማሳደግ ይጠበቅብናል በጥሩ ሁኔታ ማቅረብ ይጠበቅብናል። ስለዚህ ጥራት ያለው ስራ ማቅረብ ማለት በሙያችን እኛን ችግር የእኛን እገዛ ፈልጎ ለመጡ ሰዎች ጥራት ያለው አገልግሎት ማቅረብ መቻል ነው። ከሁሉም ነገር በላይ ማለት ነው። ይሄ ጥራት ያለው ስራ ማቅረብ ትችላለህ የሚለው ሀሳብ ማለት ነው። እና እችላለሁ የሚገባ ጥራት ያለው አቅርቦት ስራ አቀረብንላቸው ማለት ደግሞ ውጤታማ እንደሆኑ እንዳገዝናቸው ማለት ነው። አንድ እርምጃ እነሱ ውጤታማ እንደሆኑ ስኬታማ እንደሆኑ አገዝናቸው ማለት ነው። ለነሱ አሪፍ ስራ አቅርብላቸው ማለት ማለት ነው። እና ለነሱ አንድ ስራ አቀረብንላቸው ስንል ብዙ ውጤታማ የሚያደርጋቸው ሌላ ተጨማሪ ስራ እናቀርብላቸዋለን የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ ጥራት ያላቸውን ስራዎች የምናቀርብበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ። እና እነዚህ ጥላቻ ያላቸው እቃዎች ስራዎች እንዴት ነው? መስራት የምንችለው የሚለውን ነገር ሳነሳ ሙያን በደንብ ማሳደግ የምናውቀውን ነገር ተጨማሪ እውቀት መሰብሰብ። ባለን እውቀት ላይ ደግሞ ልምድን ማካበት ልምድን ማዳበር የሚለው ነገር ወሳኝ ነገር ነው። ልምዳችንን ባዳብርና ችሎታችን በጨመረ ቁጥር ውጤታማነታችን በዛው ልክ እየጨመረ ነው። የሚሄደው እና ያንን ልምድ እየጨመረ ቢሄድም ቁጥር ውጤታማ እንደታችን እንደዛው እየጨመረ ይሄዳል። የሚለውን ነገር ማንሳት እፈልጋለሁ። ብዙ መልኩ ጥራት ያለው ስራ ማቅረብ ይገባል አለ እኔም ጥራት ያለው ስራ ማቅረብ እችላለሁ ብዬ አስባለሁ። እና ጥራት ያለው ስራ ባቀረብን ቁጥር ደግሞ ብዙ ደንበኛ ይኖረናል ብዙ ተጠቃሚ ይኖረናል። ደንበኛ አለን ማለት ነው። ሌላም ያ ደንበኛ ሌላ በጥራት ስራ ስናቀርብለት ሌላ ተጨማሪ ደንበኛ ዞልን ይመጣል ማለት ነው። ያ ተጨማሪ ላይ ራሴ ደንበኛ ዞልን መጣ ወይ? ደግሞ ብዙ ደንበኞች ይኖሩና ማለት ነው። እና እነኚህ ደንበኞች አሉን ማለት ነው። መልኩ ውጤታማ እንሆናለን የሚለውን ነገር ማንሳት እፈልጋለሁ። ጥራት ያለው ስራ ምናምን በሙያም ሊሆን ይችላል። ከሙያም ውጪ ጥራት ያለውን የመሙያችን መሰረተ ስራዎች ውጤታማ እንዲሆኑ ጥራት ያለው ስራ ማቅረብ መቻል አለብን። የሚለውን ነገር አጽንኦት መስጠት እፈልጋለሁ። እኔ በቻርኩት አቅም ጥራት ያለውን ስራ አቅርባለሁ በአጠቃላይ ግን ጥራት ወሳኝ ነገር ነው። የሚለውን ነገር በስላል

የፀሀይ መውጣትን ታያለህ ወይ ይላል? ቀጣይ ርዕሴ በዚህ ርዕስ ላይ በጣም ብዙ ሀሳቦች አነሳለሁ ብዬ አስባለሁ በጣም ብዙ ነገሮች አሪፍ አሪፍ ሀሳቦችን አነሳለሁ። ፀሀይ በፀሀይ ዙሪያ የሚኖሩ ፕላኔቶች አሉ በእነኚህ ፕላኔቶች ውስጥ አንዷ መሬት ነች። እና ፀሀይ መሬት ደግሞ በፀሀይ ዙሪያ ትዞራለች ለሃያ አራት ሰዓት ትዞራለች በምድር በራሷ ወገብ ላይ በምትዞርበት ጊዜ ፀሀይ ትወጣለች እና ብዙ ጊዜ ፀሀይ በምትወጣበት ጊዜ። የፀሀይን መውጣት እመለከታለሁ ምክንያቱም ፀሀይ በተለያየ ስትወጣ ቀስ ብላ ነው እምትወጣው እሚያምር ቀይ የሆነ መልክ ይዛ ነው እምትወጣው ፀሀይ ማለት ነው። እና ይሄን ቀስ ብላ እምትወጣው ፀሀይ ደሞ ጥዋት ወጥቶ መመልከት በጣም ደስ እሚል ነገር አለው ብዙ ጊዜ እማላደርገው ከስንት አንድ ጊዜ አድርጌዋለሁ በምወጣበት ጊዜ የፀሀይን ብርሃን አይቻለሁ። ፀሀይ ቀይ መስላ ስታበራ አይቻለሁ እና በጣም በብዙ መልኩ የፀሀይ ብርሃንን መመልከት ችያለሁ እና ፀሀይ በጣም ከምንም ነገር በላይ ውብ ነች። እንደምናየው የፀሀይ ብርሃን ባይኖር ኖሮ የሰው ልጅ እንደዚህ እንደፈለገ የምፈልገውን ነገር እያደረገ መኖር አይችልም። በጨለማ ይበላው ነበር ብዬ አስባለሁ እና ፀሀይ በጣም መሰረታዊ እና አስፈላጊ ነገር መሆኗን እንዘነጋ ይሆናል። ምግብ መጠልያ ልብስ እምንላቸው ነገሮች መሰረታዊ ነገሮች በኩል ፀሀይም አስፈላጊ ነገር ነች ብዬ አስባለሁ ምክንያቱም ፀሀይ ከሌለች የሰው ልጅም እሚበላው ያጣል እሚሰራው ነገር አይኖርም። እና ለምሳሌ በጣም ከባድ ነው ዘመዶችን ስናነሳ እሷቶች አይኖሩም ፀሀይ ባትኖር ኖሮ ምግባቸውን እሚያዘጋጁት ያው እንደምታውቀው እዛው በፀሀይ አማካኝነት ነው እና ፀሀይ የሙቀት የምትሰጠን ብርሃን የምትሰጠን ተስፋን እምትሰጠን የተሰጠንን አንድ ቀን ፈጣሪ የሰጠህ የጨመርክልን አንድ ቀን ጨምራ እምታበራልን ነች ፀሀይ ማለት ነው። እና ከዛ አንፃር ስናይ ፀሀይም በጣም ጥሩ ነገር አለኝ ለፀሀይ ማለት ነው እና ፀሀይም ብዙ ጊዜ ጠዋት አካባቢ ላይ በጥቼ ለማየት እሞክራለሁ በጣም ቀይ ናት። እምታበራው ብርሃን የሆነ ብልጭ ብልጭ ብልጭ እሚል አይነት ብርሃን ነው ጠዋት ላይ እምታበራው ማለት ነው። እና ይሄን ብርሃን በሚገባ ያለው በዚህ ጊዜ የማየት እድሉ ነበረኝ እና በጣም ደስታ ትላለ ፀሀይ ማለት ነው። በሩዞ ነገሮች ልክ ደስ የምትል እናት ፀሀይ ውበት አላት ማራኪ ናት። እሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ፀሀይ ይሄን ውበቷ ብርሃኗ ሰፊ ነው እሚለውን ነገር ማንሳት እፈልጋለሁ በብዙ ነገር አንፃር ማለት ነው። እና ፀሀይን ስናነሳ በጣም ብዙ ነገሮችን ማሳተፍ እንችላለን እና ፀሀይ በጣም መሰረታዊ እና አስፈላጊ ነገር ነች እሚለውን ነገር ማንሳት እፈልጋለህ ከብዙ ነገሮች አንፃር ማለት ነው። እና ስለ ፀሀይ ስናነሳ በጣም ብዙ ነገሮችን እናነሳለን በጣም ብዙ ነገሮችን ማለት ነው። እና የፀሀይ መውጣት ታያለህ ወይ? ካልከኝ አዎ በሚገባ አያለሁ ብዙ ጊዜ የፀሀይን መውጣት አስተውላለሁ አያለሁ አከናዝባለሁ። ፀሀይ መውጣቷ ለአንዳንዶች ምናልባት ደባሪ እሚመስላቸው ሰዎች ይኖሩ ይችላሉ ነገር ግን አብዛኛው ሰው ተስፋ ነው እሚያየው አዲስ ቀን ይሰጠው አዲስ ብርሃን አዲስ ተስፋ አዲስ ቀን አዲስ ነገር ነው። በቃ እኔ ብየ ነው የማስበው ጧት ለምሳሌ እንደማንኛውም እምናስበው እኛ ምንድነው በቃ ይመሻል ይነጋል እንነሳለን እንሄዳለን የአይነት ነገር ነው ነገር ግን ፈጣሪሽ ሲፈቅድ ነው። የዛሬዋን የነገዋን ፀሀይ እንኳን ማየት እምንችለው ፈጣሪ ሲፈቅድልን ነው እግዚአሐር ሲፈቅድ ነው ፈቅዶልን ነው የነገን ብርሃን እምናየው ማለት ነው። እና ለምናየው ብርሃን አመስግነን አናውቅም ለምንተንፍሰው አየር አመስግነን ላናቅ እንችላለን ነገር ግን ማመስገን አለብን ፈጣሪን ማመስገን አለብን እነኝህን የፈጠረልን ፈጣሪ በጣም ማመስገን እንዳለብን ይሰማኛል። እና የፀሀይ መውጣትን በሚገባ አያለ ብዙውን ጊዜ አብዛኛው ጊዜም ባይሆን አንዳንዴ እመለከታለሁ እሚለውን ነገር ማንሳት እፈልጋለሁ። አሁን በዚህ ሰዓት ብርሃን ያለው እኔ ያለሁበት ቦታ ላይ ብርሃን ያለው በፀሀይ አማካኝነት ነው። ፀሀይ እዚህ ጋ መብራት አለ እዚህ ጋ መብራት የለም እዚህ ጋ ደሃ ነው። እዚህ ጋ ሀብታም ነው እዚህ ጋ ተቸግሯል እዚህ ጋ እንደዚህ ነው ብላ አታይም ካለው ሁሉ እኩል ብርሃን ነው እምሰጠው እኩል ማለት ነው። መብራትን ብናነሳ ግን ደግሞ ለሁሉም እኩል አይሰጥም ላለው ያደላል። ተፈጥሮ ነገር ስለሆነ ይገኛል። ለሁሉም አታደላም ማንም ሂሳብ ክፍለኝ አትልም ማንንም ነዳጅ ሙላልኝ አትልም። ማንንም ግድብ ገድቡልኝ አትልም። ለሁላችንም እኩል ብርሃን ትሰጠናለች ለሁላችንም እኩል መብራት ትጠናለች። ተፈጥሮ ልዩ እሚያረገው ነገር ለሁላችንም ይበቃል እሚገርመው ነገር እውነት ስናስተውለው ለሁላችንም እሚበቃ ነገር አለ። እኛ ነን እንጂ የሄ ድሃ ሀብታም በሚል ሰበብ ለይተን ድሀው እንዲጎዳ ሀብታሙ ያለውን ነገር የቻለውን ነገር እንዲያደርግ እምንፈቅድለት ፈጣሪ ግን ሲሰጥ ሁሉን ነገር እኩል አርጎ ነው። የሰጠው ሃያ አራት ሰዓት ሰጥቷል ለሁሉም ሃያ አራት ሰዓት ሰጥቷል ፀሀይ ለሁሉም እንድታበራ ያደርጓል ለሁሉም እያበራች ነው በቃ ይሄ ነው ዋናው ቁም ነገሩ ማለት ነው። እና የፀሀይ ጥቅም በጣም ብዙ ነው የሰው ልጅ ህፃናቶች በተወለዱ በሶስት በአራት ቀናቸው በአምስት ቀናቸው ፀሀይ ላይ እየወጡ እየሞቁ እየታጠቡ እየተሞቁ እሚታሹበት ሁኔታ አለ በተለያየ ቅባት እና ይሄ ሁሉ እምናነሳው የፀሀይን ጥቅም ለማንሳት ነው። በብዙ መልኩ ማለት ነው እና የፀሀይ ጥቅሟ ወደር የለውም። እሚለውን ነገር ማንሳት እፈልጋለሁ ፀሀይ በመውጣበት ጊዜ አያታለሁ ተስፋ ናት እና